ረቡዕ ማለት ደግሞ ቀን ነው። በኢትዮጵያ አቆጣጠር ረቡዕ በሶስተኛው ቀን የሚገኝ። ሰኞ ማክሰኞ ረቡዕ ሀሙስ አርብ ቅዳሜ እሁድ ብለን ሳምንታትን በሰባት ቀን። ከፍለን ሰባቱም የተለያየ ስሞችን ሰጥተን ከምናሳልፋቸው። ወይም ከምንጠቀማቸው አንዱ ሮቡ ነው። ሮቡ ሮቡ አርብ እንደውም የተባለ ጾም የሚኬድበት ከአመት አመት የሚጾምበት ሮቡ። ጥሩ ቀን ነው።

ቀይ ማለት ነው። ቀለማት ነው የተለያየ ቀለማ አለ። ቀይ ቢጫ አረንጓዴ ጥቁር ግራጫ ሰማያዊ እያለ የመለጠራቸው የተለያዩ ቀለማት አሉ። እና ከነዛ ውስጥ አንዱ ቀይ ነው። ቀይ መስዋዕትን ዋና ትርጉሙ ቀይ ማለት መስዋዕትን የሚያሳይ ነው። ቢጫ ደግሞ ተስፋን የሆነ በቃ ደስ ነገር ይኖራል ብሎ የሚያሳይ ተስፋን ነው ወይም ደስታን። አረንጓዴ ደስታ ነው ይሄው አረንጓዴም እንደ ደስታ በመበልጸግ ብልጽግናን የሚያሳይ ነው። አረንጓዴ እና ከነዛ ውስጥ ስነዛ አይነት ቀለሞች ውስጥ አንዱ ቀይ ነው ቀይ ደግሞ የመስዋዕት ነው። ለምሳሌ አንድ ወታደ የአንድ ሀገር ወታደር ለሀገሩ መስዋዕት ሲሆን ይሄ ቀይ ፓንድራ ተሰቅሎለት መስዋዕት ሆነ ተብሎ የሚዘመርበት የመስዋዕት ምልክት ነው። ቀይ